ውሳኔ መስጠት ትችላለህ? የሚለው አዎ በደንብ እችላለሁ። ምክንያቱም ውሳኔ ምስጠው ግን መጀመሪያ ውሳኔ ከመስጠቴ በፊት ያለውን ነገሮችን በደንብ ማየት ነው ማስጠንጠን ነው። ማለት መሳሪያ የሚያስፈልጋቸው ነገሮች ከሆኑ በደንብ አይተህ መርምረህ ማለት የወሰንከው ውሳኔ ምን ሊያመጣ ይችላል? በማህበረሰቡ ተጽዕኖ ሊያመጣ ይችላል ወይ? ምን እንደሚያመጣ መጀመሪያ መለየት አለብኝ። ካልሆነ ግን ዝም ብዬ ውሳኔ ወስኜ የሆነ ወደ ችግር ሰው እንዳያስቀጣ በደንብ መጠንቀቅ አለብኝ፤ ለዛም ደግሞ በእርጋታ ያስፈልጋል። እውቀትም ያስፈልጋል መፅሐፍን ማንበብ ያስፈልጋል። ለምሳሌ የሆነ በሰው ወዳጅ የሞት ፍርድ የተፈረደበት ለምሳሌ እኔ እንደዳኛ ከሆንኩ መጀመሪያ የማደርገው፣ መጀመሪያ የህግን አካሄድ ማጥናት ነው። ከዛ በኋላ ያሉ ሙሉ ነገሮችን እንዴት ነው የተፈጸመው? በየት ቦታ ነው? ማስረጃውስ ትክክል ነው? መረጃ ብቻ በቂ አይደለም። ባይ ዘ ዌይ በአሁን ሰዓት ማስረጃም በጣም ወሳኝ ስለሆነ እነዚህን ነገሮችን ማጣራት ነው። ስለዚህ እንደዚህ አይነት ነገሮች ነው ውሳኔ መስጠት የምንችለው ወደ እኔ በኩል ከመጣሁ ግን ነው ያው እንደሚታወቀው እኔ እንደ በሙያ ነው የማወራችሁ፤ ምክንያቱም እኔ የተመረኩበት በሲቪል ኢንጂነሪንግ ኤንድ አርክቴክቸር የኮንስትራክሽን ባለሙያ ነኝ በአሁን ሰዓት። በሃላፊነት ለሰባት አመታት ሰርቻለሁ በጣም ብዙ ቆይታ ነበረኝ እና ያ በጣም አስቸገር ጊዜ ነበረኝ። በዛ በልክ በሳይት በተመደኩበት የስራ ዘርፍ ስራው ሳይት ቁጥጥር ነው። ሳይት ደግሞ ለመቆጣጠር በጣም አስቸጋሪ ነው። በዛ በኮንትራክተር ሳይድ አለ ኤንድ ብዙ ነገሮችን አስቸጋሪ ያደርገዋል፤ ምክንያቱም ከብዙ ሰዎች ነው አብረህ የምትሰራው። ከወረዳ የሚመጡ አሉ የክፍለ ትምህርቱ የጤና ዘርፍ በሁሉም ዘርፍ አሉ ካቢኔ የሚመጡ። እነዚህ ካቢኔዎች ደግሞ የሳይቱን ሂደት የሚከታተሉ ስለሆነ ልክ በኔ በኩል ያለው እኔ በክልል ነው የተወከልኩት በክልል የተቀጠርኩት፤ እነሱም ደግሞ በወረዳ የራስን እንትን አለው ዲፓርትመንት አለው ክፍል አለው ስለዚህ ነገሮች በጣም ከባድ ነው የሚሆነው ኮንትራክተር አለው ኮንትራክተር ደግሞ የራሱን አሰራር ሂደት አለው የራሱን ሁድ ያሰረበት አለ። እና ያን ውሳኔ በጣም ለመስጠት እኔ እቸገር ነበር። ምክንያቱም በዚህ በወረዳ የሚመጣው ሌላ ወሬ ነው የሚያወራኝ፦ አንተ ከኮንትራክተር ወግነህ እየሰራህ ነው ይልሃል። በቃ ሰው ለማጥቆር ሰው፣ ከስራው ለማፈናቀል ሆን ተብሎ የተሴረ ሴራ ነበር። እና እኔ ደግሞ ያለኝ አማራጭ ደግሞ ለኮንትራክተሩ ያሰረበት ውል አለ። ያ ውል ደግሞ በሱ ምክንያት ነው። በቃ እሱን ነው መያዝ ያለብኝ እና በዛ ነው የምሄደው በዛ ነው ውሳኔ የምትሰጠው በዛ ነው ማለት የሆነ ኮንክሪት ሲሞላ የሆነ፣ ሲለሰን ብዙ ችግሮች አሉ ሲቆፈሩ አመድ ሲወገድ የራሱ ብዙ ፕሮሰስ አለው። እና እነዚህ ደግሞ በውሉ መሰረት ያሰረበት ውል አለ በሱ ነው እኔ በቃ የምወስነው። እና ከዛ እነዚህ በወረራ የመጡት በጣም ተናደዱ፤ ለምን በደንብ አድርገህ አትይዘውም የሚል ጥያቄ ነበራቸው። የነሱ ጥያቄ በቃ ዝም ብሎ ነው የማይረባ ነገር ነው። ከእኔ ጋር ስላልተስማሙ ነው እንጂ፣ ብዙ ከህጉ ውጪ ነው ወይ የሚወዱት እነሱ ስለዚህ እኔ ደግሞ ከህግ ውጪ አትሄዱም፣ ውል አለ በውላችን መሰረት ነው የምንይዘው የምንከታተለው እንጂ ስልጣን ስላለህ ስልጣንህን ያለ አግባብ መጠቀም አትችሉም። ብዬ ብዙ ወደ ክርክር ተገባና በራሴ ውሳኔ አሳልፌ ወሰንኩት ከዛ በእኔ ውሳኔ ደግሞ ተናደዱና ክሴታ ወይም ቅሬታ አቀበሉ ወደ ክልሉ የክልሉ ቢሮ ደግሞ መጥቶ ያው ሁኔታውን በመሬት ወርዶ አየውና የተሰራ ነገር ሲያየው ሁሉም ትክክል ነው። ተፈተሸ ከዛ እኔ ትክክል እንደሆንኩ ተነገራቸው ጥፋተኛ እንደሆኑ ደግሞ ተነገራቸው። እና ካሳ እንዲክሱ መክሰስ ትችላለህ ተባልኩኝ፤ እኔ ደግሞ እኔ ወጣች ነኝ በመከሰስ ምናምን አላምንም ጥፋታቸው ካመኑ በቂ ነው። እኔ በቃ ሌላ ስራ አለኝ በልጅነቴ ገና አንድ ብዬ ሳልጀምር ክስ እየተካሰስኩ አልውልም። እና ለዚህ ደግሞ እኔ በቂ ጊዜ ስለሌለኝ፣ ብዙ አይመቸኝም አልኳቸው እና በቃ እናመሰግናለን ምናምን አሉኝ ከላይኛው ብሄር የመጡት ማለት ነው፤ ስለዚህ ወሳኔ ስንወስን እንደ እኔ ሆናችሁ መጀመሪያ በህግ አግባብ ነው መሆን ያለበት። ሀቀኝነት የተሟላበት ማለት የማይፀፅት መሆን አለበት፤ እንጂ ስልጣን ስለሌለ ስልጣን ስለያዝክ አቅም ስላለህ ያልሆነ ውሳኔ መወሰን ዋጋ ያስከፍላል።